በመስመር ላይ ሙዚቃ ትሰማለህ? አዎ በመስመር ላይ ሙዚቃ እዳምጣለሁ። ምክንያቱም ሙዚቃ ሊያነቃቃኝ ይችላል ስራ ስሰራ። ለረጅም ሰዓት ተቀምጬ የወረቀት ስራዎችን ስሰራ ድካም እንዳይሰማኝና ድብርት እንዳይጫጫነኝ በማሰብ። በመስመር ላይ ሙዚቃ የማዳመጥ ልምዱ አለኝ። ይሄም ረጅም ጊዜ አካበድኩት ልምድ ስለሆነ። ከስራዬ ጎን ለጎን መስመር ላይ ሙዚቃ የማዳመጥ ከፍተኛ የሆነ ልምድ አለኝ

ጥፍርህን ትቆርጣለህ? አዎ ጥፍሬን እቆርጣለሁ የእጄንም፣ የእግሮቼንም ጥፍር በስነ ስርዓቱ እቆርጣለሁ ምክንያቱም ጥፍር ጥፍራችንን የማንቆርጥ ከሆነ በጣም ሲያድግ የእጃችን ጥፍር ለምሳሌ ምግብ በምንገብበት ወቅት ምቾት አይሰጠንም የተለያዩ የምግብ ትርፍራፊዎች ጥፍራችን ውስጥ ተሰግዝቀው ይቆያሉ ያ ደግሞ ጥሩ የሆነ መዓዛ እንዲኖረው አያደርግም እጃችን። ሶስተኛ ደግሞ ኢንፌክሽን ይፈጥርብናል ከሰው ጋርም ያለውን ግንኙነት የሻከረ እንዲሆን ያደርግብናል እንደገና ደግሞ የእግሮቼን ጥፍሮች ደግሞ የምቆርጠው ካልሲ ሳደርግ ካልሲዎቼ እንዳይቀደዱና ጫማዬን በምቾት አጥልቆ ለመራመድ ያስችለኛል። በሰው ፊት ደግሞ ያለመሸማቀቅ ክፍት የሆኑ ጫማዎችን እግሬ ንፋስ እንዲያገኝ በማደርግበት ሰዓት ክፍት የሆኑ ጫማዎችን ሳደርግ በኮንፊደንስ እና በሙሉ በራስ መተማመን ለማድረግ ጥፍሮቼን እቆርጣቸዋለሁ። ውበትም ያላብሰኛል።

ልብሶችህ በስርዓት የተቀመጡ ናቸው? አዎ ልብሶቼ በስነ ስርዓት የተቀመጡ ናቸው። ምክንያቱም ዘወትር ለምለብሳቸው ልብሶች እጅግ የሆነ ከፍተኛ ጥንቃቄ አደርጋለሁ። ስታይሎችን ስለምከተል እንዲሁም ከተለያዩ ሰዎች ጋር ትልልቅ ስብሰባዎችን ስለምካፈል። ጠብቄ ለመገኘት ስል ልብሶቼን በስነ ስርዓት ነው የማስቀምጠው ምክንያቱም በስነ ስርዓት ልብስ ካልተቀመጠ ሊጨማደድ ይችላል። የተጨማደደ ልብስ መልበስ ደግሞ ከስነ ስርዓት አንፃር ጉድለት ስለሚያስከትል ለምለብሳቸው ልብሶች በጥንቃቄ መቀመጣቸውን እጅግ ከፍተኛ የሆነ ትኩረት እሰጣለሁ። በብዛት ደግሞ ልብሶቼን በቁም ሳጥን ነው ደርድሬ የማስቀምጠው። በሳምንት ሶስት ቀን ሸሚዝና ኮት ሱሪዎቼን እተኩሳለሁ። እንዲሁም ከስር የምለብሳቸው ልብሶች ንጹህ መሆናቸውን አረጋግጣለሁ። ይህም በደስተኛ የሆነ ህይወት እንዲኖረኝና ፐርሰናሊቲዬን ከፍ እንዳደርግ አድርጎኛል

ሰዎችን በአይንህ ትመለከታለህ? አዎ ሰዎችን በአይን እመለከታለሁ ምክንያቱም ከብዙ ሰዎች ጋር የመገናኘት እድሉ ስላለኝ ሰዎችን በአይኔ አይቼ እንትን መግባባት እችላለሁ። ይህም ከፍተኛ የሆነ ማህበራዊ ቁርኝነትና ተግባቦቶችን እንድፈጥር ያስችለኛል። ሰዎችን በአይን ማየት የራሱ የሆነ ደስ ያሰኛል። ለምሳሌ ቆንጆ ሴቶችን በአይን ማየት ቀናችን ብሩህ ሆኖ እንዲውል ሊያስችል ይችለናል ቆንጆ ነገሮችን መመልከት የተለያዩ ቦታዎችን መሄድ ሰዎችን እዛ ቦታ ሄዶ መመልከት ደስታን ይፈጥራል። እናቴን በጣም ስለምወዳት እናቴን በአይን እመለከታለሁ። በአጠቃላይ ሰዎችን በአይኔ ተመልክቼ የራሴን የሆነ አንድምታ አስቀምጣለሁ። ስለዛ ሰዎች ስለዚህ ሰዎችን በአይኔ እመለከታለሁ።

ምን አይነት ሙዚቃ ትወዳለህ? እኔ የፍቅር ሙዚቃ በጣም እወዳለሁ ከምወዳቸው የሙዚቃ አይነቶች የፍቅር ሙዚቃ አንደኛው እና ዋነኛው ነው። ምክንያቱም በህይወቴ አንድ አጋጣሚ ከፍተኛ ትምህርት ተቋም ውስጥ ዩኒቨርሲቲ ውስጥ በምማርበት ወቅት አንዲት በጣም ቆንጆ ልጅ ወድጄ በዛ ምክንያት የፍቅር ሙዚቃ በጣም እንድወድ አድርጎኛል። የፍቅር ሙዚቃዎችን ሳዳምጥ ውስጤ ሀሴት ያደርጋል ያቺን ልጅ በስነ ስርዓት ያስታውሰኛል ስለ ውበቷ ስለ ማንነቷ የሚገልጡ ሙዚቃዎችን። በደንብ እሰማ ነበር።

እሳት ማንድድ ትችላለህ? አዎ ሰዓት ማንድድ እችላለሁ። ምክንያትም የምኖረው ብቻዬን ስለሆነ መብራት በሚጠፋበት ሰዓት ምግብ ለማብሰል እና ሻይ ለማፍላት እሳት ማንደድ ግድ ይለኛል። ስለዚህ ሳልወድ በግዴ ምግብ ለመብላት ስል እሳት አንድጄ ማብሰል ስላለብኝ እሳት ማንድድ እንድችል ምክንያት ሆኖኛል። ስለዚህ ያለምንም ያለማንም እርዳታ እሳት ማንድድ እችላለሁ።

"ሰዎችን እንዴት ታስተዋውቃለህ?" ሰዎችን የማስተዋውቅበት የራሴ የሆነ መርህ አለኝ። መጀመሪያ ስለዛ ሰውዬ ማንነት፣ የትምህርት ደረጃ፣ ባህሪውን፣ የስነልቦናውን ጤንነት፣ የአእምሮውን ጤንነት፣ ከግምት ውስጥ በማስገባት ከሌላ ሰዎች ጋር እንዲገናኝ አደርገዋለሁ። ከዛ በኋላ ያ ሰው ማህበራዊ ግንኙነቱን እንዲያዳብር፤ የስራ ክህሎቱን ከፍ እንዲያደርግ፤ የተግባቦት አቅሙን ከፍ እንዲያደርግ በማድረግ፤ ከሰዎች ጋር እንዴት መግባባት እንዳለበት አስተምረዋለሁ። ከዛ በኋላ ሰዎችን ስራ ቦታቸው ላይ ተግባብተው እንዲሰሩ በማድረግ፤ ሰዎችን አስተዋውቃለሁ።

ከስራ ሰዓት በኋላ ትሰራለህ? አዎ ከስራ ሰዓት በኋላ እሰራለሁ። ምክንያቱም በጣም የተደራረቡ ስራዎች ስለሚኖሩ በትርፍ ሰዓቴ ለቀጣይ ስራ ያግዘኝ ዘንድ ስራዎችን ለማቃለል ከስራ ሰዓት ውጪም እሰራለሁ። ይህን ትልቅ ውጤት እንዳስመዘግብ አድርጎኛል ከፍተኛ የሆነ የእድገት ደረጃ የደሞዝ ጭማሪ የልቀት ደረጃ የማገናዘብን አቅም ከፍ እንዳደርግ ስለሚያስችለኝ ከስራ ሰዓት በኋላ እሰራለሁ ማለት ነው። ይህም በምመራው ድርጅት ውስጥ ከፍተኛ የሆነ አድናቆት እንዳገኘ አስችሎኛል። ከባልደረቦቼ ጋር እኩል አንገቴን ቀና አድርጌ እንዳወራ አድርጎኛል

ብስክሌት ትጋልባለህ? አዎ ብስክሌት እጋልባለሁ ምክንያቱም ያለንበት ከተማ ብስክሌት ለመጋለብ በቂ የሆነ መሰረተ ልማት የተሟላ ስለሆነ ሰፊ መንገድ ስላለ ብስክሌት አዘውትሬ እጋልባለሁ። ይህም በስራዬ ላይ ትልቅ የሆነ ለውጥ አምጥቶልኛል ስራ ቦታ በስነ ስርዓት እንድገኝ በሰአቱ እንድገኝ አስችሎኛል። ሁለተኛ ደግሞ ጤንነቴን እንድትጠብቅ አድርጎኛል ምክንያቱም ትስክሌት ስጋልብ እግሮቼ ስለሚንቀሳቀሱ እጄም ስለሚንቀሳቀስ ሰውነቴ ተጣጣፊ እንዲሆን አድርጎታል ጤናዬም የተጠበቀ እንዲሆን አስችሎኛል። ብስክሌት ስለምጋልብ ማለት ነው

ማንቂያ ሰዓት ትጠቀማለህ? አዎ ማንቂያ ሰዓት ዘወትር እጠቀማለሁ ምክንያቱም የምንነሳው በጣም በለሊት ስለሆነ የስራ ቦታዬም ራቅ ስለሚል የማንቂያ ሰዓት እጠቀማለሁ ይህም የማንቀሳያት መጠቀሜ ስራ ቦታዬ ላይ በሰአቱ እንድገኝ አስችሎኛል። ሁለተኛ ከአለቃዬ ጋር በተግባቦት እንደሰራ አስችሎኛል ምክንያቱም የማንቂያ ሰዓት ስለምጠቀም በጊዜ ነቅቼ ስራ ገበታዬ ላይ እገኛለሁ። ሁለተኛ ጤንነቴንም እጠብቃለሁ ረጅም ሰዓት ከመተኛት ይልቅ በጧት እንድነሳ ያስችለኛል ማለት ነው። ይህ የማንቂያ ሰዓት መጠቀሜ። ስለዚህ የማንቂያ ሰዓት ዘወትር በመጠቀም ለአንድ የስራውን ለሚወድ ሰው እጅግ አስፈላጊና ወሳኝ ነገር ነው። ምክንያቱም የማንቃት ሰዓት ከሌለ እንቅልፍ ለረጅም ሰዓት ከተኘን የስራ ሰዓታችን አልፎ ስራ ቦታ ስንሄድ ከአለቃችን ጋር ልንጋጭ እንችላለን ይህ ደግሞ ስራችን ላይ አሉታዊ ተጽዕኖ ያሳድራል። ስለዚህ የማንቂያ ሰዓት ዘወትር በመጠቀሜ እጅግ ውጤታማና ደስተኛ ሆኜ እንደኖር አድርጎኛል

ታሪክ መንገር ትወዳለህ? አዎ ታሪክ መንገር በጣም ነው የምወደው ምክንያቱም ታሪክ ስለ አንድ ሀገር በውስጡ ብዙን ሀገሮችን የያዘ ስለሆነ ታሪክ መናገር እወዳለሁ። ምክንያቱም ታሪክ ስንናገር ስለ አንድ ሀገር አመጣጧ አመሰራረቷ እንዲሁም ስለመሯት መሪዎች ደካማና ጥሩ ጎኗ ስላለፉ ነገሮቿን ለቀጣዩ ትውልድ የምናስተላልፍበት መንገድ ስለሆነ ታሪክ መንገር በጣም እወዳለሁ።